አይ የለኝም ምክንያቱም ድምጻቸው በጣም ይረብሸኛል። አንዴ መጮህ ከጀመሩ አያቆሙም እና። እና ድምጻቸው ይረብሸኛል እኔ ደግሞ ጸጥ ያለ ቦታ ነው የምወደው እና ሊረብሹኝ ስለማልፈልግ። የለኝም ኖሮኝ አያውቅም የለኝም። እንዲኖረኝም አልፈልግም። ያናዱኛል በጣም ይጮሃሉ ያለማቋረጥ ነው የሚጮሁት። አንዴ መጮህ ከጀመሩ ደግሞ አያቆሙም። እና ማርባት ስለማልፈልግ ድምፃቸው ስለሚረብሸኝ የለኝም። ዶሮ የለኝም።

ለእምወደው ሬስቶራንት አዲስ አበባ ኢትዮጵያዊ ያለው ካርኒቮር። የሚባል ሬስቶራንት ነው የካሳንችስ አካባቢ ነው። ቦሌም ቅርንጫፍ አላቸው። እሱን ሬስቶራንት በጣም ነው የምወደው። የአትክልትም ግን በደንብ ነው ማግኘው በአማራጭ ደግሞ ብዙ ጊዜ ስላወድንም አትክልት ተመጋቢ ነኝ አብዛኛውን ስለ ጊዜ። ስለዚህ የአትክልት አማራጮች ብዙ አጣችሁ እነሱ ጋር ደግሞ። ስለዚህ እሱን ነው የምወደው። እና ንጽህናቸው የቤታቸው ጥራት ያስተናጋጆቹ ስርዓት በጣም ነው የሚሰማኝ የምወደው ሬስቶራንት ካርኒቮር አዲስ።

የትርፍጊዜ ማሳለፊያየ መተኛትና ያው መጽሐፍ ማንበብ መጽሐፍ ማንበብ እወዳለው ስለዚህ በቃ ቤት ሆኜ መጽሐፍ ማንበብ ነው ወደ ውጭ መውጣት ብዙ ደስ አይለኝም። እድሜ እየጨመረ ሲመጣ ነው መሰለኝ። ውጭ መውጣት ካፌ መቀመጥ ምናምን አስጠልቶኛል። በቃ ቤቴ ትርፍ ጊዜ ካለ ቤቴ ቁጭ ብዬ መጽሐፍ ያገኘሁትም መጽሐፍ ማንበብ ነው። መጽሐፍ ደሞ ሁሉም አይነት መጽሐፍ አደለም እውነቱን ለመናገር። የሳይንቲፊክ ፊክሽን የሚባል መጽሐፍ የሳይንቲፊክ ልቦለድ የሚባሉ መጽሐፎች በተለይ የዶክተር አላማዬ ዋሴ መጽሐፎችን ደግሜ ደጋግሜ ሁላ ነባቸዋለሁ። እና ትርፍ ጊዜ ማሳለፊያየ። ቤት ቁጭ ብለው መጽሐፍ ማንበብ ነው

አዎ ግጫቷችን ማስተካከል እችላለሁ። ሁለቱንም የተጠሉትን ሰዎች ለየብቻ እና አንድ ላይ አስቀምጬ አነጋግራለሁ። ከዛን ጥፋተኛ ብዬ የማስበው ይቅርታ በል እላለው። በቃ ግጫቷችን አስተካክላለሁ አስተካክዬ አቀለውኝ። ቢሮ ውስጥ እዚህ ቤተሰብ ውስጥም። ሰዎች ይጋጫሉ ከጎረቤት ጋር ምናምን። ስለዚህ ሰላም አይሁንም መኖር ስለሚሻል ግጭቶችን አስተካክላለሁ። እና ግጭቶችን ማስተካከል እችላለሁ ጎበዝ ነኝ።

የምወደው ጫማ ምቾት የሚሰጠኝን ነው ስለዚህ አዲዳስ ወይንም ሸራን ነው ምወደው ሂል ጫማ ወይንም ቆዳ ጫማ አልወድም ምክኒያቱም ይቀጠቅጠኛል እግሬን ያው አስፓልት ስለሆነ በእግሬ ስለሆነ ምሄደው አስፓልት ደግሞ ይሞቃል ያቃጥላል። ይቀጠቅጣል ስለዚህ ካገኘው ያ አዲዳስ ጫማ ሲኒከር ሚባለውን ማለት ነው ከልነ ሸራ ጫማ ነው ማደርገው ምወደውም አሱን ነው ምቾት ይሰጠኛል የትም ቦታ ባደርገው ካለባበሴ ጋር ይስማማል። ስለዚህ ሸራውን ስኒከር ወይም አዲዳስ ጫማ ነው የምወደው

አይ አይደለም በአሁኑ ሰዓት የስራ እድገት እየፈጠርኩኝ አይደለም ምክንያቱም የስራ እድገት ስፈልግ ሀላፊነቶቹ ይበዛሉ እና በዚህ ሰዓት ደግሞ ብዙም ዝግጁ አይደለሁም ብዙ ሀላፊነቶችን ለመቀበል። ስለዚህ የስራ እድገት አልፈልግም። ልደግም ብል የትምህርት ማስረጃዬ ከፍ ማለት አለበት እሱን ደግሞ አልጀመርኩትም። ስለዚህ አሁን በአሁኑ ሰዓት የስራ እድገት እየፈለኩኝ አይደለም።

እሺ ቤተሰቤ ያው እናትና አባት አሉ ስድስት ልጆች አለን። አሁን ታላላቆቼ ሁሉም አግብተው ወተዋል እኔ ነኝ ቤት ውስጥ የቀረሁት። አያትም አለችኝ የእናቴ እናት አያቴ አለች እና አንድ ላይ ነው የምንኖረው አንድ ግቢ ውስጥ። አንድ ግቢ ውስጥ የተለያየ ቤት ውስጥ ማለት ነው። እኛ እኛ እናትና አባቴ የራሳቸውን ቤት ሰርተው አያቴ ደግሞ የራሷን ቤት ሰርታ ማለት ነው። እንደዚህ ነው እንግዲህ ቤተሰቤ።

እኔ እምወደው የሙቀት መጠን ቅዝቃዜ ነው። በጣም ቅዝቃዛ ሲሆን ደስ ይለኛል። ንፋስ እወዳለሁ ዛፎች ያሉበት ቦታ እወዳለሁ። ስለዚህ ቀዝቀዝ ላይ እየር እወዳለሁ ነው እምለው። ሙቀት ግን ለመተንፈስም አይመቸኝም ይጨንቀኛል። እዚህ እኔ ቀዝቃዛ አየር የሆነ የሙቀቱ ሁኔታውን። ቀዝቃዛ የሙቀት ሙቀት ያለበት ቦታ ደስ አይለኝም። ሰውነቴም ቁዳዬም አይስማማውም። ስለዚህ ቀዝቃዛ የአየር ሁኔታ ነው እምመርጠው። ቀዝቃዛ የሙቀት መጠን እመርጣለሁኝ

ጥያቄው በፋሃም አብስለህ ታውቃለህ ነው የሚለው? ፋሃም የሚባል ነገር እኔ አላውቅም። በፍም ከሆነ በእንጨት ምንድነው? ተቀጣጥሎ በሚተርፈው ፍም ከሆነ አዎ በፍም አብስየ አውቃለሁኝ ምግብ። ፋሃም የሚባል ነገር ግን አላውቅም ፍም ከሆነ እንዳልኩት። በፍም አዎ ምግብ አበስላለሁ በጣም ትልቅ ወጥ ባይሰራም። አነስ ያለች ሺሮ ወጥ አነስ ያለች ስጎ ይሰራል በፍም ይሰራል። ፍም ላይ ደግሞ ከሰል ከተጨመረበት በደንብ ሌላ ወጥም ይሰራል በደንብ ይሰራል። አዎ እንደዛ ሰርቼ አቃለሁ በፍም አብስዬ አውቃለሁ። ያው

አዎ ከደምበኞች ጋ በደንብ እገናኛለሁ። ሂሳብ ለመክፈልም እኔ ደግሞ ሂሳብ ለመቀበልም። ለመቀበልም አሁን ሂሳብ ሰራተኛ ስሆን እንክሊን ከደንበኛው ጋር በደንብ ነው የምገናኘው። ጉዳይ መገናኘታችን ይገርም በሂሳብ ጉዳይ በተለይ መገናኘቴ አይቀርም ከደንቦኞች ጋ እና በደንብ እገዛኛለሁ። ከደንቢኖች ጋር ከብዙ ደንበኞች ጋር እገናኛለሁ ወይም እኔ ገንዘብ ለመክፈት ይጠራቸዋል። ወይም እኔ ገንዘብ ለመቀበል ይጠሩኛት። ስለዚህ ከደንበኞቼ ጋር በደንብ የምንገናኘው

አይ የአመራር ሚና የለኝም። ቤት ውስጥም አይ የአመራር ሚና የለኝም ወላጆቼ ናቸው አመራሮች። ቢሮ ውስጥም ፍቃድ አለኝ አንድ ሂሳብ ሰራተኛ ብቻ ነኝ ስለዚህ የአመራር ሚና የለኝም። እስካሁን የትም የትም የለኝም። ትምህርት ቤትም እያለሁኝ አመራር ሚና አልነበረኝም አሁንም የለኝም።

አዎ የድሮ ፎቶዎቼ አሉ ቤት ውስጥ አሉ በአልበም ተደርገው ተቀምጠዋል አሉ ብዙ ናቸው ከልጅነቴ ከአንድ አመቴ ጀምሮ ልደቴ ሲከበር። የበዓላት ቀናት የተነሳዋቸው ፎቶዎች ብዙ አሉኝ። አለኝ አልጥላቸውም አስቀምጣቸዋለሁ በደምብ ነው የሚይዛቸው በአልበም ውስጥ አድርጌ እይዘዋል። እና ወደፊት ለልጆቼ አሳያቸው አሳያቸዋለሁ ብዬ ስለማስብ እወዳቸዋለሁ ደግሞ በጣም ነው የሚያማምሩኝ። አሁን ሳያቸው እና ማስታወሻም ናቸው። ስለዚህ እይዛቸዋለሁ በደንብ። በስርዓቱ ነው የምይዘው አልጥልም።